ምን ያህል ጊዜ መጽሐፍ ታነባለህ? ያው እኔ መጽሐፍ ሁሌም አነባለሁ። ምክንያቱም የኔ የስራ ዘርፍ ተማሪነት ነውና በትምህርት አለም ውስጥ ሳለሁ። የመጽሐፍ አነባለሁ። የትምህርት ሰብጀክት ኮርሶችን አነባለሁ። እንዲሁም ደግሞ በትርፍ ሰዓቴ እሁድን ከትምህርት ውጭ በመሆንበት ሰዓት የተለያዩ ፊክሽናል እና ሪሊጅየስ ወይም መንፈሳዊና ልቦለዳዊ የሆኑ መጽሐፍቶችን አነባለሁ። ከእነዚህም ውስጥ የተለያዩ መጽሐፍቶችን አንብቢያለው ለምሳሌ ፍቅር እስከ መቃብር ዴርቶ ጋዳ። እንዲሁም ብዙ መጽሐፍት አሉና እነሱን አይነት መጽሐፍት አንብቤያለሁ። እሁድ በትርፍ ሰዓቴ የልብ ወለድ መጽሐፍትን ብዙ ጊዜ እነባለው

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እጅግ በጣም እወዳለሁ። ለመማር ለማወቅም እጅግ በጣም ጉጉቱ አለኝ። ምክንያቱም ጊዜው እጅግ በጣም ቴክኖሎጂያይዝ የሆነ እና እጅግ በጣም ብዙ ሰው ሚያደ ሚያለፉ ነገሮች በቴክኖሎጂ በመታገዝ በቀላል እሚሰሩበት እና አለም በቴክኖሎጂ ምትገናኝበት እንዲሁም አለም አቀፋዊ የሆነ መረጃዎችን አለም አቀፋዊ የሆነ እውቅናዎችን ምናገኝ በቴክኖሎጂ ስለሆነ። ቴክኖሎጂ እጅግ በጣም አስፈላጊ ነገር ነው። ቴክኖሎጂ እጅግ በጣም አንዱ የስራ መስክ ነው። በቴክኖሎጂ ብቃት ቢኖረኝ እና ቴክኖሎጂ ችሎታ ቢኖረኝ ያው ከሲስተም ጋር በመላመድ የተለያዩ ኦንላይን ስራዎችን በመስራት አንድ የስራ ዘርፍም ስለሚሆን። እንዲሁም ደግሞ የራሳችንን ንቃተ ህሊናችንን የሚያጎለብት የሚያዳብር እንዲሁም ቴክኖሎጂ እጅግ በጣም ለሰው ልጅ አጋዥ እና ትልቅ መሳሪያ ነው ማለት ነው። ቴክኖሎጂን መማር እወዳለሁ እፈልጋለሁ።

ቅርጫት አለህ? ቅርጫት ለኔ የለኝም። ያው ቅርጫት እንግዲህ የተለያዩ እኔ እንደተረዳሁት ከሆነ የተለያዩ ቆሻሻ ማስቀመጫ ቦክስ ማለት ነው። ወይም ሳጥን ማለት ነው። ቅርጫት ይሄ ቅርጫት ለኔ የለኝም። ግን ያው እኔ ከምማርበት ዩኒቨርሲቲ ውስጥ የተለያዩ የቆሸሹ ወረቀቶች እንዲሁም የተለያዩ ጽዳጆች የሚጠራቀሙበት ቅርጫት አለ። ለኔ ለግሌ ግን ቅርጫት

ክፍያ ማድረግ ትወዳለህ? አዎ ክፍያ ማድረግ እወዳለሁ። ምክንያቱም የምፈልገውን ነገር ለማግኘት መክፈል አለብኝ እና እንግዲህ ክፍያ ሲባል ብዙ አይነት ክፍያ አለ። አንደኛው ፓርሰናሊ ያለ ገንዘብ የምንከፍለው ክፍያ ወይም መስዋዕትነት አለ እንዲሁም ደግሞ በገንዘብ የምንከፍለው ክፍያ አለ። እንግዲህ ያለ ገንዘብ ወይም እኛ ለሰዎች የተሻለ ለማድረግ የምንከፍላው ክፍያ ለምሳሌ ጓደኞቼ ችግር በሚገጥማቸው ሰዓት ያን ችግር እዛ ችግር እንዲወጡ በአቅሜም በጉልበቴም ጫና ውስጥ የሚከት ስራ ሲገጥማቸው እኔ ባለ በአቅሜ በጉልበቴ አግዛቸዋለሁ ማለት ነው። እንዲሁም ደግሞ ጓደኞቼ ችግር በሚያጋጥምባችሁ በሚያጋጥማችሁ ጊዜ ያ ችግራቸውን ለመውጣት እስከ ትልቅ መስዋዕትነት እከፍላለሁ ማለት ነው። ይሄ አንዱ መስዋዕትነት ነው እንዲሁም ደግሞ አንዱ ክፍያ ነው እንዲሁም ደግሞ ሌላኛው ክፍያ በገንዘብ የሚከፈል ክፍያ ነው። ይሄን ክፍያ እወዳለሁም እከፍላለሁም በተለይ ያው እኔ ከኖርማል ክፍል ውጭም በኮሌጅ የተለያዩ የሚሰጡ ስልጠናዎች አሉ። ለምሳሌ እንደ ኮምፒውተር ትሬኒንግ እንደ ግራፊክስ ዲዛይን ቪዲዮ ኤዲቲንግ እንደነዚህ አይነት ስልጠናዎችን ክፍያ በመክፈል ነው ስልጠና የምወስደው ማለት ነው። እና ክፍያ መክፈል እወዳለሁ እከፍላለሁ።

የቅጥር ሂደት እንዴት ነው? ያው የቅጥር ሂደት እጅግ በጣም አስቸጋሪ ነው። እንደኛ ሀገር እንደ ኢትዮጵያ የቅጥር ሁኔታ እጅግ በጣም አስቸጋሪ ነው። እንግዲህ የተማረ የሰው ሀይል በጣም ብዙ የተማረ የሰው ሀይል ያለበት ሁኔታ እና የስራ ቅጥሩ ወይም ደግሞ የስራ ሁኔታዎች እጅግ በጣም አናሳ የሚባል የስራ ሁኔታ ያለበት ሀገር ነው። እናም የስራ ቅጥር ሁኔታ እጅግ በጣም አድካሚ አሰልቺ ነው። በተለይም ደግሞ እንደ ኢትዮጵያ ስራ ለመግባት እእእ የጉቦ ገንዘብ ሚጠየቅበትና ሰው ካለህ ወይም ደግሞ ወደ ተለያዩ ተቋማት ላይ ለመግባት እዛው ተቋም ላይ የራሴ የምትለው ሰው ካለ እሱ ሊያስገባህ ይችላል እንጂ ግልጽ በሆነና ፌር በሆነ ሁኔታ እንኩዋን የሰው ልጅ ስራ ቅጥር ላይ ማይገባበት ሁኔታ ነው ያለው እና ኢትዮጵያ ላይ የስራ ቅጥር ሁኔታው እጅግ በጣም አስቸጋሪ ሚባል ነው።

ጠዋት ወይስ ማታ ሰው ነህ ያው እኔ ጠዋትም ማታም ሰው ነኝ ግን እንደተረዳሁት ከሆነ ጠዋት ወይስ ማታ የተሻለ ንቃት ህሊና ይኖርሃል ወይም የተሻለ ነገር ታደርጋለህ ማለት ነው። እኔ በጠዋቱ ነው የተሻለ ነገር የማደርገው ምክንያቱም ጠዋት ከእንቅልፌ በምንነሳበት ሰዓት አዲስ ኢነርጀቲክ የሆነ አእምሮ ስለሚኖር እጅግ በጣም ብዙ ነገሮችን የመከናወን ብቃት አለኝ። እንዲሁም በጠዋቱ ከተለያየ መጠጦች ከምግቦች ርቄ ራሴ ላይ አፌክት የሚያደርግብኝ ወይም ራሴ ላይ ተጽዕኖ የሚያሳድርብኝ ነገር ርቄ። ስለምንነሳው በጠዋቱ እጅግ በጣም ጥሩ ሰው ነኝ ለሰዎችም የተሻለ አመለካከት ያለኝ ሰው ነኝ

ባዶ እግር መራመድ ታውቃለህ አዎ ባዶ እግር መራመድ አውቃለው። በተለይ እኔ ያደኩበት ገጠራማው ማህበረሰብ ላይ። አሁን ጊዜው እየተሻሻለና ጫማ መጥቶ ነው እንጂ ከፊት ላይ በባዶ እግራችን የምንሄድበት ሁኔታ ነበርና። ብዙን ጊዜ በባዶ እግሬ ሂጄ ስለማውቅ በባዶ እግሬ መራመድ አውቃለው

ገንፎ ትበላለህ አዎ ገንፎ እበላለው ገንፎ እጅግ በጣም የሚወደድና የሚዘወተር ምግብ አይነት ነው በእኛ አካባቢ እና ገምፎ እበላለው በተለይ ገንፎ እንግዲህ ራሱ የሆነ ማባያ አለው እንደኛ አካባቢ ባህል እና እንደኛ አካባቢ ትራዲሽን በተለይ ገንፎ በድንች የሚበላበት ሁኔታ አለ እንዲሁም ደግሞ በእንጀራ የሚበላበት ሁኔታ አለ ገንፎ እጅግ በጣም ጥሩ እና አሪፍ ነገር ነው በተለይ የወተት ተዋጽኦዎች በሚደረጉበት ሰዓት ገንፎ እጅግ በጣም ልዩ ጥቅም የሚሰጥ እና ልዩ የምግብ አይነት ነው ማለት ነው። እንፎ እበላለው እወዳለው።

የስልክ ባትሪ ምን ያህል ይቆያል? የስልኬ ባትሪ ለሃያ አራት ሰዓት ይቆያል። በተለይ ስልኬን በየቀኑ ቻርጅ አደርጋለሁ ማለት ነው። ማታ በምተኛበት ሰዓት። ቸርጄው አደራለሁ እዛም ቀን ስራ ቦታ ሲሄድ ስሰራ ውልና። ማታ ማታ ሁሌም እቸርጀዋለሁ ማለት ነው። እና የስልኬ ባትሪ እጅግ በጣም አሪፍ ነው ለሃያ አራት ሰዓት። አንዴ ቸርጀው ይቆይልኛል ማለት ነው።

ምን አይነት ጫማ ትወዳለህ? እኔ የምወደው ጫማ ሙሉ ጫማ የሆነና ጆርዳን ስታይል የሆነ ጫማ ይመቸኛል። እኔ ሁሌ የማዘወትረው እና ሁሌም የምለብሰው በጆርዳኖች ስታይል የሚመጡ ጫማዎች እጅግ በጣም ይመቹኛል ደስ ይሉኛል ማለት ነው።

ከልጅነት የምትዘከረው ነገር አለ ያው እኔ ከልጅነት የምዘከረው ነገር ያለው ያው ልደቴ ነው። ልደቴን ከልጅነቴ ወይም ከተወለድኩባት ጊዜ ጀምሮ ቤተሰቦቼ እንዲሁም የቅርብ ወዳጆቼ በተወለዱባት እንቅም በመስታወስ ይዘክሩልኛል ይዘክሩኛል ወይም ያከብሩልኛል ማለት ነው። እና እኔ በልጅነቴ ጀምሬ የምዘከረው ነገር ልደቴ ነው። ከዛም ባሻገር ያው ተደጋጋሚ ምክር ከቤተሰብ የምትሰጣቸው ምክሮች አሉ። እነዚህም አይዞህ በርታ በስራ ጠንክር ጥሩ ሰው ሁን። እንደዚህ የተለያዩ የሞቲቬሽናል የሚያበረታቱ ምክሮችን ከቤተሰብ እቀበላለሁ ማለት ነው። እና እኔ የምዘከረው ነገር ልደቴ ነው

በእጅ የሚሰራ ስራ ታደርጋለህ አዎ እኔ ብዙ የሚሰራ ስራዎችን የማደርገው በእጄ ነው። እነዚህም ስራዎች የተለያዩ ስራዎች በእጅ ይከናወናሉ ያለ እጅ የሚከናወን ስራ የለም ማለት ነው። ለምሳሌ የእኔ ስራ ተማሪነት ነው እና በትምህርት አለም ውስጥ በእጄ ነው የምሰራው ማለት ነው። ምንም ሌላ የሰውነት አካል ክፍሎች አስተዋጽኦ ቢኖራቸውም ወይም ደግሞ በአእምሮ ስራው የሚሰራ ቢሆንም እግር ግን የአእምሮን ስራ ለማስፈጸሚያ መንገድ እጅ ነው። ለምሳሌ የተለያዩ ጽሁፎች የምጽፈው በእጄ ነው። የተለያዩ ደብተሮችን እንዲሁም የተለያዩ ነገሮችን ከቦታ ቦታ ይዤ የምንቀሳቀሰው በእጄ ነው። ስለዚህ እጅግ በጣም ብዙ ስራዎችን የምሰራው እኔ በእጄ ነው

የመጠጥ ውሃን ከየት ታገኛለህ? ያው እኔ የመጠጥ ውሀየን የማገኘው ከጉድጓድ ነው። በተለይ በገጠራማው ማህበረሰብ ላይ። የመጠጥ ውሃ አጠቃቀም ቧንቧ ወይም የጉድጓድ ውሃ በመቆፈር ያንንም የውሃ አጋር በመጠቀም እና የመወዝወዣ ቧንባ በመጠቀም እዛ ነው የምንጠቀመው ማለት ነው። እና የመጠጥ ውሀየን የማገኘው ከጉድጓድ ወይም ከቧንቧ

የእቃ ቁጥጥር ታደርጋለህ? አዎ የእቃ ቁጥጥር አደርጋለሁ። በተለይ እኔ የምጠቀማቸው እቃዎችን እጅግ በጣም ተቆጣጥሬና እጅግ በጣም በአሪፍ ቦታ ላይ አጥቤ ነው የማስቀምጠው ማለት ነው። እና የኔ የእቃ አጠቃቀም እቃዎችን ካጠብኩ በኃላ የእቃ መደርደሪያ ወይም የእቃ ማስቀመጫ ቦታ አለ- የተለያየ ስራ የምሰራባቸውን በተለይ ምግብ የማበስልባቸውን አብስዬም የምበላባቸውን እቃዎቹን በማጠብ የእቃ መደርደሪያ ቦታ ላይ በመደርደር እቃዎቼን በስነ ስርዓት አስቀምጣለሁ ማለት ነው። የእቃ ቁጥጥር አደርጋለሁ።

ለበጎ አድራጎት ሰርተህ ታውቃለህ? አዎ ለበጎ አድራጎት ሰርቼ አውቃለሁ። በተለይ እኔ የዩኒቨርሲቲ ተማሪ ነኝ እና በምማርበት ዩኒቨርሲቲ ውስጥ የበጎ አድራጎት ድርጅት ከባባቶች አሉ። ከነዛ የበጎ አድራጎት ድርጅት። ከ ከከበባቶች ላይ በመመዝገብ። እጅግ በጣም የብዙ የበጎ አድርጉት ስራዎችን ሰርቻለሁ። ከእነዚህም ከሰራዎች ከሰራኋቸው ስራዎች ውስጥ። ለምሳሌ አይነ ስውራን ተማሪዎችን ዶርም የማጽዳት ስራ ሰርቻለሁ። እንዲሁም ደግሞ በመንገድ ላይ ተቀምጠው የሚለምኑ አቅመ ደካማዎችን። በበጎ አድራጎቱ ስም ብዙ ገንዘብ በማሰባሰብ እነሱን እርዳታ አድርገናል አደርጋለሁ ማለት ነው። እና የበጎ አድራጎት ድርጅት ተሳታፊ ነኝ ብዙን ጊዜን ሰርቼ አውቃለሁ

ምን አይነት ዳቦ ትወዳለህ? እኔ የብዙ ዳቦ እወዳለሁ ብዙ ዳቦም በልቼ ነው ያደኩት ማለት ነው። እና እኔ ከሚመቸኝና ከምወዳቸው የዳቦ አይነቶች። ገጠራማው ማህበረሰብ ላይ የሚዘጋጅ ዳቦ አለ። ይህ ዳቦም የሚዘጋጀው ከፍርኖ ዱቄት ከስንዴ ከበቆሎ የሚዘጋጅ ዳቦ ነው ወይም ደግሞ በገጠራማው አባባል እንጎቻ ይባላል። ይህን የዳቦ አይነት እጅግ በጣም እወደዋለሁ ብዙን ጊዜም የምትጠቀመው የዳቦ አይነት ነው ማለት ነው። እና እንግዲህ ይህ የዳቦ አይነት ብዙ የዳቦ አይነት አለ በተለይ በእኛ አጠራር ቦንቦሊ ነው የሚባል ገባለት ሳምቦሳ የሚባል አለ አምባሻ የሚባል አለ። እናም እነዚህም ውስጥ አምባሻ ደቡን በጣም ይመቸኛል እወዳለሁ

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ ልጠቀም እንግዲህ ህዝብን ለመመላለስ የሚያገለግሉ ሞተሮች ወይም መኪኖች አሉ። እሱ መኪና ደግሞ የለኝም። እኔ ተማሪ ነኝ እና በትምህርት አለም ላይ ነው ያለሁት፣ እና የራሴ ማመላለሽ የሆነ ሳይክል አለኝ እንጂ የህዝብ ማመላለሽ የሆነ መኪና የለኝም ማለት ነው። በተለይ እኛ ሀገር ላይ የህዝብ መመላለሽ የሚባሉ የተለያዩ መኪኖች አሉ። ከእነዚህም ውስጥ አዎ አውቶቡስ አለ፣ ላዳ አለ፣ አይሩፍ አለ፣ እንዲሁም የተለያዩ ሞተር አሉ እነዚህ ለህዝብ ማመላለሻ ይጠቀማሉ ይላሉ ማለት ነው እኔ ግን የህዝብ መመላለሻ መመላለሻ አልጠቀምም አልጠቀምም

ማንቂያ ሰዓት ትጠቀማለህ? አዎ ማንቂያ ሰዓት እጠቀማለሁ በተለይ እኔ ተማሪ ነኝና። የ በትምህርት ሰዓት ወይም በትምህርት አለም ውስጥ የ ትምህርት ውጤታችን የ የትምህርት ማወቃችን የሚገመግሙ በፈተና ነው። እና ፈተና በሚደርስበት ሰዓት በተለይ ጠዋት ላይ ወይም ሌሊት ላይ የማንበብ ልምድ አለኝና። በጧቱ ወይም በሌሊቱ ተነስቼ ለማንበብ የማንቂያ ሰዓት ወይም አላርም እቀጥራለሁ ማለት ነው። እናም በዛን ሰዓት የቀጠርኩት አላርም ቀስቅሶኝ በማንበብ እጅግ በጣም ውጤታማ ሆኜ ፈተናን እሰራለሁ ማለት ነው። እና የተለያዩ የማንቂያ ሰአቶችን እጠቀማለሁ የማንቂያ ሰዓት ተጠቀሙ

ሌሎች ማበረታታት ትችላለህ? አዎ እጅግ በጣም። ማበረታታት እወዳለሁ በተለይ እኔ የበጎ አድራጎት ድርጅትም ተሳታፊ ነበርኩ። እንዲሁም የተለያዩ ስራዎችን ሰርቻለሁ። እንዲሁም ደግሞ ጓደኞቼ በስራ አለም ላይ የመድከም ወይም ደግሞ ተስፋ የመቁረጥ ባህሪ ሳይባቸው በምችለው አቅም እጅግ በጣም አበረታታቸዋለሁ ማለት ነው። ብዙ ነገር የማደርግ ያለው እና ሌሎችን ማበረታታት እጅግ በጣም ደስ ይለኛል። ልዩ ስሜት ይሰጠኛል ማለት ነው። እና እኔ በህይወቴ እጅግ በጣም ብዙ ስራዎችን ሰርቻለሁ። እጅግ በጣም ብዙ ነገሮችን አድርጌያለሁ ማለት ነው።

የትውልድ ከተማህ የት ነው? ያው የኔ የትውልድ ከተማ። በኢትዮጵያ አማራ ሪጅን ምዕራብ ጎጃም ዞን። እንዲሁም ደግሞ ልዩ ቦታ ሰቀላ ወረዳ ትባላለች የከተማዋ ስምም አበይ ምንጭ ትባላለች። እና እኔ ተወልጄ ያደኩት በሰከላ ወረዳ አበይ ምንጭ ወይም ግሽ አባይ ትባላለች በሌላ ስሟ ግሽ አባይ ከተማ ውስጥ ነው ማለት ነው። የኔ የትውልድ ከተማ ግሽ አባይ ነው

የምትወደው ቀለም ምንድነው ይላል? እኔ ብዙ ቀለሞችን እወዳለሁ ከእነዚህም ውስጥ እጅግ በጣም የምወደው ቀለም አረንጓዴ፣ ቢጫ፣ ቀኝ ነው እናም ከእነዚህም ውስጥ ደግሞ አረንጓዴ ቀለምን እጅግ በጣም እወዳለሁ። ምክንያቱም አረንጓዴ ቢጫ ቀኝ ማለት በተለይ ለእኛ ለኢትዮጵያውያን ወይም ለአፍሪካውያን የነጻነት ምልክት ነው። ኢትዮጵያውያን ባንዲራችንም ከለሩ አረንጓዴ ቢጫ ቀኝ ነው እና የአብዛኛውን የአፍሪካ ሀገራትም ከኢትዮጵያ ከለሩን በመውሰድ የኢትዮጵያ ባንዲሬ ነጻነት ምልክት ስለሆነ ይህንን በመውሰድ አብዛኛዎቹ የአፍሪካ ሀገራት አረንጓዴ ቢጫ ቀይ ባንዴራን ይጠቀማሉ ማለት ነው ስለዚህ አረንጓዴ ቢጫ ቀይ ባንዲራ እጅግ በጣም እወዳለሁ። የነጻነትም ምልክት ነው እወዳለሁ በተለይ አረንጓዴው ለኔ ደግሞ ልዩ ስሜት ነው ይሰጠኛል ምክንያቱም አረንጓዴ ማለት ልምላሜ ነው የሚያመለክተው እድገትን የተሻለ ጥሩ ነገር የሚያሳይ ነገር ነው እና አረንጓዴ ቀለምን እወዳለሁ ማለት ነው።

በእጅ መሸመን ታውቃለህ በእጅ መሸመን እኔ አላውቅም ግን ከአካባቢዬ የእጅ ሽመና ስራ የሚሰሩ ሰዎች ወይም ልዩ ጎሳዎች አሉና እነሱ ሲሰሩ በማየት እንዴት እንደሚሰራ አያለሁ ግን እኔ ሰርቼ ስለማላውቅ በእጅ መሸመን ስራን አላውቅም በተለይ የእጅ ሽመና ስራ ከእኛ አካባቢ እጅግ በጣም ብዙ ጎሳዎች የሚሰሩትና እጅግ በጣም ትልቅ ቦታ የሚሰጠው ስራ ነው። ከእነዚህም ስራዎች መካከል ለምሳሌ። ኩታ ወይም ደግሞ የጥለት በጥለት ከሚሰሩ ልብሳ ልብሶች መካከል በእጅ ሽመና የሚሰሩ ናቸው። እንዲሁም ደግሞ የተለያዩ የምግብነት መስሪያም መመገቢያም የሚገለግሉ እቃዎች አሉ እንደ ድስት እንደ ጭንቁላ እንደ ቱፋ ማድጋ ወዘተ አይነት እቃዎች በእጅ ሽመና ይሰራሉ ማለት ነው። እና እኔ በእጅ መሸመን ስራን በተግባር አላውቅም ግን ሲሰራ አይቼ አውቃለው

ብዙ ትንሽ ሳለ ይሄ ጥያቄ ላንደርስታር ላንደርስታር ወይም ለመረዳት የሚያስቸግረው ብዙ ትንሽ ሳለህ ማለት ትንሽ ካለኝ ነገር በጣም ብዙ ነገር አድርጌያለሁ ማለት ነው። እና እኔ በጣም አለችኝ ትንሽ ነገር እጅግ በጣም ብዙ ትልቅ ነገሮች

"ሽቶ ትጠቀማለህ?" ሽቶ እጠቀማለሁ። ያው በብዛት ባልጠቀምም አልፎ አልፎ የበዓላት ሰዓት ላይ ሽቶውን እጠቀማለሁ። ምክንያቱም ሽቶ ለበአል ድባብ ማድመቂያና እንዲሁም ለራስ ለመዓዛ ልዩ ቦታ ያላቸው ነገሮች ናቸው፤ እና ሽቶ መጠቀም እጅግ ያስደስተኛል። ምክንያቱም ሽቶ በምንቀባበት ወይም በሚሸትን ሰዓት የአእምሮ እርካታን እና የአእምሮ ማደስን ሁሉ የሚሰጥ የቅባት አይነት ነውና ሽቶ እወዳለሁ እጠቀማለሁ።

ስጦታ መስጠት ትወዳለህ አዎ ስጦታ መስጠት እጅግ በጣም እወዳለው ብዙ ስጦታዎችንም ሰጥቻለው ማለት ነው። በተለይ እኔ ከሰጠኋቸው ስጦታዎች ውስጥ። ከዩኒቨርሲቲ ተማሪ ነኝ እና። ነኝና እንግዲህ በትምህርት አለም ውስጥ ጓደኛ ወይም ደግሞ የህይወት አጋር የሚባል ነገር አለና። እኔ ደግሞ በዩኒቨርሲቲ ውስጥ እጅግ በጣም የምወዳት የምትወደኝ የፍቅረኛ አለችኝ እና። ለፍቅረኛዬ ብዙ ስጦታዎችን አበርክቼላታለው ከሰጠኋቸው ከሰጠኋት ስጦታዎች መካከል የአበባ ስጦታ ሰጥቻለው ማለት ነው። እንዲሁም ደግሞ ለተለያዩ ጓደኞችን ስጦታ ሰጥቼ አውቃለው። በተለይ ጓደኞቼ የልደት በዓላቸውን በሚያከብሩበት ሰዓት ልደታቸው ላይ የተለያዩ ስጦታዎችን በመስጠት ስጦታ በርክቻለው ማለት ነው። ስጦታ መስጠት እወዳለው አውቃለው

ጥራት ያለው ስራ ማቅረብ ትችላለህ? አዎ እኔ የምሰራው ሙሉ ስራ ጥራት ያለው ነገር ነው የማቀርበው ማለት ነው። እኔ ተማሪ ነኝ የትምህርት አለም እያለሁ ከትምህርት አለም ውጪም በምሰራቸው ስራዎች ጥርት ያለ ነገር ማቅረብ ይመቸኛል። ያው በትምህርት አለም ላይ እንግዲህ ጥራት ያለው ስራ እጅግ በጣም ደስ ይለኛል። በተለይ በትምህርት አለም ላይ የምንሰጣቸው አሳይመንቶችን የምንሰጣቸው ፈተናዎቹን። እጅግ በጣም ጥርት ባለና በአሪፉ በተሻለ መንገድ ሰርቼ ነው ላስተማሪዎቼ የማስረክበው ማለት ነው። ከትምህርት ውጭም ደግሞ ቤተሰብ ላይ ሳለሁ በምሰራቸው ስራዎች አሉ በተለይ የሸቀጣ ሸቀጥ ስራዎች እሰራለው። እና ሸቀጣ ሸቀጥ ላይ የምሸጣቸው ነገሮች እጅግ በጣም ጥራት ያላቸው እና ኦሪጅናል እቃዎችን ነው የማስረክበው ማለት ነው። እና ጥራት ያለው ነገር ስራ አቀርባለሁ

ምን አይነት ቦርሳ ትጠቀማለህ? እኔ በጣም ብዙ ቦርሳዎችን ተጠቅሜ አውቃለሁ። በተለይ ከተጠቀምኳቸው ቦርሳዎች ውስጥም ደግሞ ገጠር ላይ ያለው ወይም ገጠር ላይ ከአንድ እስከ አራተኛ ክፍል ያሉ የትምህርት ደረጃዎችን በምማርበት ሰዓት ዴብተር እና መጽሐፍቶችን የሚይዝበት ቦርሳ በእጅ የሚሰፋ በተለይ በመርፌ የሚሰፋ ከልብስ የሚሰፋ ቦርሳ እጠቀም ነበር እና ከዛ አንስቶ አሁን ላይ ደግሞ ጊዜው እየተሻሻለና እጅግ በጣም ዘመናዊ የሆነ የቦርሳ አይነቶች ሲመጡ አሁን ላይ የተሻለ ቦርሳ እጠቀማለሁ ማለት ነው። ከምጠቀመው ቦርሳ ውስጥ ለምሳሌ ሻንጣ እጠቀማለሁ። ሻንጣ እጅግ በጣም አሪፍ የቦርሳ አይነት ነው። ልብስ ለመያዝ እንዲሁም ደግሞ የምንፈልጋቸው እቃዎችን የምንፈልጋቸውን ነገሮች ለመያዝ የምያገለግል አሪፍ ነገር ነው። እና ሁሌም ጥቅሙን ቦርሳ ሻንጣ ነው።

ቃልህን ትጠብቃለህ አዎ ቃሌን እጅግ በጣም እጠብቃለሁ ቃሌን አክባሪ ሰው ነኝ። ቃል መጠበቅ ለማንኛውም ሰው እጅግ በጣም ጥሩ ነገር እና ግዴታም ነው። እኔም በተለይ ስራ አለም ላይ በምሰራበት ሰዓት ቃሌን እጠብቃለሁ። ያ ማለት ለምሳሌ ከጓደኞቼ ጋር የምንሰራውን ስራ ቀጠሮ በያዝንበት ሰዓት በዚህን ሰዓት እገኛለሁ ብዬ ቃል ከገባሁ በዛን ሰዓት እገኛለሁ ማለት ነው። እንዲሁም ደግሞ ለተለይ ለወንድሞቼ በተለይ ለወንድሞቼ ያ ማለት ለምሳሌ ከጓደኞቼ ጋር የምንሰራውን ስራ ቀጠሮ በያዝንበት ሰዓት ሙሉ የ ዩኒቨርሲቲ ወጪህን እሸፍንልሃለሁ የሚል ቃል እገባለሁ ማለት ነው። በዚህም ጊዜ ያው ቃሌን አክብሬ እፈፅማለሁ ማለት ነው። እንዲሁም ደግሞ የአስራ ሁለተኛ ክፍል ወይም ኢንትራንስ ፈተና ባለፍክ ጊዜ ስልክ እገዛልሀለሁ የሚል ቃል እገባለሁ። ገብቻለሁ ያን ቃልም በብቃትእና በጥራት ተወጥቻለሁ ማለት

ፍየል አይተህ ታውቃለህ አዎ ፍየል አይቼ አውቃለሁ የራሳችንን ፍየል አለን ፍየል ጠብቄ አረብቼም አውቃለሁ ማለት ነው። እንግዲህ ፍየል እጅግ በጣም አሪፍና ልዩ የሆነች እንስሳ ዘርያ ናት። እኔ ያደግኩትም ገጠራማው ማህበረሰብ ላይ ስለሆነ በተለይ የኔ ወላጆቼ እናት አባቶቼ የሚተዳደሩት እንስሳዎችን በማርባት ወይም እንስሳ አርብቶ አደሮች ናቸው። እንስሳውን በማርባት ነው የሚተዳደሩት ከምናረባቸው እንስሳዎች ውስጥም እንደ ከብት በግ አህያ ፋረስ እንዲሁም ደግሞ ዶሮ ምናምን ነገሮችን እናረባለን። እና ፍየል የራሳችንን ስላለ ፍየል አይቼው አውቃለሁ አለንም አውቃታለሁ።

የሞባይል ዳታ ትጠቀማለህ? አዎ እኔ ሁልጊዜም የምጠቀመውና ብዙን ጊዜ የምጠቀመው የሞባይል ዳታ ነው ማለት ነው። እንግዲህ የሞባይል ዳታ። እጅግ በጣም ለመጠቀም ቀላል እና አመቺ ነገር ነው። በተለይ ዳታ የምንጠቀምባቸው ነገሮች። ለምሳሌ ዋይፋይ ወይም የተለያዩ ኢንተርኔቶች አሉ። ከእነሱ ይልቅ የሞቢል ዳታ ልዩ የሚያደርገውና ለመጠቀም ምቹ የሚያደርገው በተለይ በስልካችን የትኛውም ቦታ ላይ የትኛውም ሁኔታ ላይ ሆነን። በስልካችን በየትኛውም ሁኔታ የምንጠቀመው ነገር ስለሆነ ካርድ በሙላትና ጥቅል በመግዛት የምንጠቀመው የዳታ ዳታ ስለሆነ የሞባይል ዳታ እጅግ በጣም ቀላልና ምቹ የሞባይል ዳታ አይነት ነው ማለት ነው። እና እኔም ብዙሃኑን ጊዜ እና በጣም ብዙ ጊዜ የሚጠቀመው የሞባይል ዳታ ነው ማለት ነው።

የስራህ ጊዜው እንዴት ነው የኔ የስራ ጊዜ እንግዲህ ሁለት ሰዓት ተእኩል ወደ ስራ የምገባበት ሰዓት ነው ማለት ነው። ከሁለት ከኩል እስከ ስድስት ሰዓት ድረስ ስራዎችን ስሰራ የሚውሉበት ሰዓት እና ስድስት ሰዓት ላይ ለእረፍት እንወጣና ለአንድ ሰዓት ተእኩል ያህል የምሳ ሰዓት እረፍት ተሰጦን ከስድስት ሰዓት እስከ ሰባት ተኩል ድረስ እረፍት የምናደርግበት ሰዓት ነው ከዛም ሰባት ተኩል ላይ በመግባት እስከ አስራ አንድ ሰዓት ድረስ በስራ የምንውልበት ሰዓት ነው ማለት ነው። እና የኔ የስራ ሰዓት በቀን ለስምንት ያህል ሰአቶችን እሰራለሁ ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ በአንድ ጊዜ ብዙ ስራዎችን አስተናግጄ አውቃለሁ። ምክንያቱም ተደራራቢ የሆኑና ሁሉም ስራዎቹ መፍትሄን በቶሎ የሚሹ ስራዎች ሲገጥሙኝ- ብዙ ስራዎችን በአንድ ጊዜ አስተናግጀ እሰራለሁ ማለት ነው። ግን- ያው አብዛኛውን ጊዜ ስራዎችን የምሰራው በተናጠልና እጅግ በጣም ባማረ በጠራ ሁኔታ ነው። ግን በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ማለት ነው።

ዜናውን ከየት ታገኛለህ? ዜናውን የማገኝባቸው እጅግ በጣም ብዙ መንገዶች አሉ። በተለይ የተለያዩ አለም አቀፍ የመገናኛ አውታሮች አሉ የተለያዩ አለም አቀፍ ሚዲያዎች አሉ። የተለያዩ ዜናዎችን ከአለም አቀፍ ሚዲያዎች እንዲሁም ከተለያዩ አፕሊኬሽን ወይም ከተለያዩ መተግበሪያዎች የተለያየ ድህረ ገጾችን በመጎብኘት የተለያየ ዜናዎችን አገኛለሁ ማለት ነው። እኔ ዜናን ከማገኝባቸውና ብዙ ጊዜ የዜና ማግኛ መንገዶቼ። ሚዲያ እና የተለያዩ አፕሊኬሽን ወይም መተግበሪያዎች ናቸው። ከምጠቀማቸው ሚዲያዎች ውስጥም አማራ ሚዲያ ኮርፖሬሽን ኢትዮጵያ ብሮድካስቲንግ ኮርፖሬሽን። እንደዚህ እና የመሳሰሉ ሚዲያዎችን እንዲሁም ደግሞ በቴሌግራም በዋትሳፕ በኢንስታግራም በቲክቶክ እንዲሁም ደግሞ በ ክሮም ጎግል የተለያዩ አለም አቀፍ መረጃዎችን ወይም ዜናዎችን አገኛለሁ ማለት ነው።

የምትወደው ፊልም ምንድነው? እኔ እጅግ በጣም ብዙ ፊልሞችን አይቻለሁ። እጅግ በጣም ብዙ ፊልም እወዳለሁ ግን እኔ በጣም የምወደውና የምወደው ፊልም ተከታታይ ሲሪየስ ነው። ከእነዚህም ውስጥ እንደነ ቫይኪንግስ እንደነ ስፓርታከስ እስከ እንደነ ሌጀንድ ኦፍ ዘ ሲከር ሻናራ ክሮኒክስ የተለያዩ ተከታታይ ፊልሞችን አያለሁ ማለት ነው ሲሪየስ ወይም ተከታታይ ፊልሞች እጅግ በጣም እወዳለሁ እንዲሁም ደግሞ የአሜሪካ እና የህንድ አክሽን ፊልሞችም እወዳለሁ ማለት ነው እና ፊልም አለም ላይ እጅግ በጣም ራሴን የማዝናናበት እና ደስ የሚለኝ ነገር ነው እና እኔ የሚወደው ፊልም ተከታታይ ወይም ሴሪየስ

"እንደገና ጥቅም ላይ ማዋል ታደርጋለህ?" አዎ እንደገና ጥቅም ላይ ማዋል አደርጋለሁ። በተለይ በእኛ በገጠራማው ማህበረሰብ ላይ አንድ የባዮ ጋዝ ቴክኖሎጂ አለ እና ባዮ ጋዝ ቴክኖሎጂ እንግዲህ ሀይልና ሙቀት በማግኘት ምግብ የሚያበስል እንዲሁም ደግሞ ለመብራት አገልግሎት የሚውል የቴክኖሎጂ ነው። እና ይህም ቴክኖሎጂ ሀይል የሚያገኘው ከሰው በሚወጣ ጽዳጅ እና ከእንስሳቶች በሚገኝ ጽዳጅ ነው፤ እና ይህም የእንስሳቶች ጽዳጅ በተለይ በገ ተቆፍሮ በገደል ውስጥ በመከማቸት ሀይል በመስጠት ለባዮጋዝ አገልግሎት ይውላል ና ያ ጽዳጅ ከባዮጋ ለባዮ ጋዙ ሀይል ከሰጠ በኋላ ጽዳጁ ከአገልግሎት ውጪ ሲሆን ያ እንደገና ጥቅም ላይ ይ ማዋል አናደርገዋለን ማለት ነው። ለምሳሌ ከባዮ ጋዝ ጥቅም ከሰጠ በኋላ የሚወጣው ጽዳጅ ለአዝእርቶች መዝሪያ ልዩ ጥቅም ይሰጣል አና ያ የ ጥ ባዮጋዝ ጥቅም ሰጦ የወጣ ጽዳጅ አንደገና ደግሞ ለሰብል ማዝመሪያ ጥቅም ላይ ይውላል ማለት ነው እና ነደዚህ አይነት ጥቅም አደርጋለሁ አውቃለሁ።

ድንጋይ ስብስብ ታደርጋለህ አዎ ድንጋይ ሰብስቤ አውቃለሁ በተለይ ድንጋይ ልዩ ጥቅም ስላለው አለው። ለምሳሌ የከተማ ቤት በሚሰራበት ሰዓት። ለቤቱ ግርፍ መግረፊያ እንዲሁም ደግሞ ለቤቱ ውሃ ልክ መሰሪያ ድንጋይ ጥቅም አለው። እና እና ድንጋይ ደግሞ እጅግ በጣም ብዙ የገንዘብ ምንጭ የሚያስገኝ ስለሆነ ድንጋይን በመሰብሰብ እንሸጣለን ማለት ነው። የድንጋይ ስብስብ

ምን አይነት ስልክ ትጠቀማለህ? እኔ እጅግ በጣም ብዙ ስልኮችን በህይወቴ ተጠቅሜ አውቃለሁ ግን አሁን ላይ የምጠቀመውና እጅግ በጣም የምወደው ስልክ ሳምሰንግ ጋላክሲ ኤም አስራ አራት ነው። ይህ ስልክ እጅግ በጣም በኔትወርኩ በኢንተርኔቱ ፈጣን ይሆንና እጅግ በጣም ብዙ ጥቅሞችን ያሉት እጅግ በጣም ብዙ የተሻለ ነው የተራቀቀ ስልክ ነው ይመቸኛል የምጠቀመው ሳምሰንግ ስልኮች